እኔ የምነሳው ሰዓት ብዙ አይታወቅም ግን አብዛኛው በጧት ነው የምነሳ ምክንያቱ ወደ ንቁና እንትን ስለሆንኩኝ ለመነሳት ምንም አያስቸግረኝም በቻልኩትም በጧት ለመነሳት የማደርጋቸው አንዳንድ ነገሮች ሁሌም እንደዛ እንድሆን አድርጎኛል እና በማድረጋቸው የማደርጋቸው ነገሮችን በ ጠቃሚ ናቸው ብዬ አምናለሁ፤ እና ሁሌ በምናስብበት ወቅት ደግሞ የሆነ የለመድክባቸው ሌበድ የሚደርግባቸው ነገሮች አሉ እሱ ደግሞ ተጠቃሚ ናቸው ብዬ አምናለሁ።

አዎ ሁሌ ነው የምከታተለው ፀሀይ ስትወጣ እንዴት ለምን የሚለውን ነገሮች ለማወቅ እያልሁ የቻልኩትንም ነው የማደርገው። ምክንያቱም ፀሀይ በምትወጣበት ጊዜ እኔ ምደሰትበት ነገር አለ፤ ራሴንም የማረጋግበት ነገር አለ በተለይ የምሰማኝ ስሜቶች አሉ። መፀሀይ በማይበት ወቅት ሁሌ ብርሃን ይሰማኛል ደስታ ይሰማኛል። ቋቷና የጧት ደግሞ ሁሌ ጧት ጧት የምወስደዋቸው ጠሃዮች አሉኝ እኔ ደግሞ ብጠቅመኛል ብዬ የማምናቸው ነገሮች አሉ። ፀሀይ ሁሌ ሲወጣ በጧት ተነስቼ ራሴ ትንሽ እወስዳለሁ፤። እመታና ወደ ስራ ለመሄድ ሻወር አድርጊ ምናምን ይህንን ጥወት ደሞ አሁን በጣም ብርድ ስላለ የማደርጋቸው ነገሮች በእጅግ ጠቃሚ ናቸው ብዬ ያምናማቸው የምምንባቸው ነገሮች ለማድረግ የቻልኩትን ሁሉ ለማድረግ ሁሌ እኔ በዚህ ዝግጅት ላይ ነኝ። እና ይሄንን ሳረግ ይሄን በማድረግበት ወቅት ልበራሴ ጠቃሚ ነው ብዬ በማምንበት ወቅት። እኔ ራሴን እንድጠቀም የማደርጋቸው ነገሮች ፀሀይ በመውጣቷ ራሴ ደስ ብሎኝ እንዲውል ተደስሽቼ እንዲውል ራሴን እንዳይከፋኝ የማደርጋቸው ነገሮች በሙሉ ጥሩና መልካም ሆነው እንዲቀጥሉ የራሴን እና ሽራ ለማድረግ ሁሌም አደርጋለሁ ብዬ አምናለሁ። እና ይሄንን በማድረግበት ወቅት ራሴን እንድረካ እንደደሰትና እንደ ጠቃሚ ንግግሮች እንዳላስገባ የቻልኩትን ነገር እንድሰራ። የቻልኩትን ነገር እንዳደርግ እንዳይከፋኝ እንዳይ አደረገኝ ብዬ ጠሃይ በምወጣበት ጊዜ ራሴን ወደ ፀሀይ በመሄድ የማደርግባቸው ነገሮችን እጅግ ጠቃሚዎች እንዲሆኑ በራሴ ትልቅ ተጽዕኖ እንዲያደርስ አድርጎኛል ብዬ አምናለሁ። እና ፀሀይ በሚወጣበት ያየሁኝ ብቻ ሳይሆን ፀሀይን እየተመታሁኝ የተወሰነ ሰዓት ከሷ እጋ ቆይቼ ራሴን አረጋግቼ ብርሃን ፀሀይ ጎስና እና ቫይታምን ዲ ነው ብዬ ስለማምንም ጭምር። እወስዳለሁ ጠዋት ጠዋት የፀሀይን እመታለሁ ለራሴ እና ይሄንን የማደርገው ሆሌ ለራሴ ጠቃሚ ነው ብዬ በማባመብበት ጊዜ እንድጠቅምና ለራሴ ጥሩ ነገር እንዳደርግ። እየረዳኝና የጥቅመኝ እንዳለ ነው ለምፈልገው በዚህ ላይ ነፃ ይሁን ላይ ነው የምጠቀመው በምጠቀመው ወቅት ደግሞ አይደብረኝም። ራሴ ዘላንቲያውን ብርሃን እንዲሰማን ንቁዎቱን ደግሞ መውሰድ አለብኝ። አይደል አንዳንዴ ብር ሲሆን ደግሞ በጣም እናፍቃታለሁ፤ እና ፀሀይ ሳትወጣ ስትቀር በጣም ይደብረኛል። እና እናም በቻልኩትም ለመውጣት እና ለራሴ ፈተና ማድረግ ሁሌም የማደርጋቸው ነገሮች ጠቀም የሚባል ነገሮች እንድትጠቀም እና እንድትወስድ ከፀሀይ የሚያስ ፈልጉ ነገሮች እየወሰድኩኝ ራሴን እየራኩኝ እንዳለው ለመናገር እፈልጋለሁ ይሄንን ጥሩ ነው አዎ ብዬ አስባለሁ። ይሄንን ደግሞ እቀጥልበታለሁ ብዬ አምናለሁ ምክንያቱም ጠቃሚ እንደሆነ እስከሆነ ድረስ ለራሴ እንዲጠቀም የመቼ አርኩትን ሁሉ ለማረግ